በእኛ ኢትዮጵያውያን ባህል የጧት የማታ ነህ ወይም ነሽ ወይ? ብሎ ሰውን እንደዚህ አይነት ራሱን አይፈረጅም። ስራው ምቹ ሁኔታ ውስጥ እስካለ ድረስ። አስፈላጊው ነገር እስከተሟላልን ድረስ ጠዋትም ይሁን ማታ አካባቢያችን ሰላም እስከሆነ። ለስራው ሁሉም ነገር እስከተሟላ ድረስ ችግር የለብንም። በጧትም በማታም እንሰራለን ነገር ግን አንዳንድ ጊዜ ስራዎች ቅልጥፍ ብለው የሚሰሩልን። ኃይላችን ሳይሟጠጥ ድካም ሳይሰማን የምንሰራበት። ወቅት ጠዋት በመሆኑ የተሻለ ሀይል የተሻለ አቅም የተሻለ ጥርት ያለ አእምሮ ጠዋት ላይ ስለሚኖረን። ጠዋት የተሻለ ነው ብዬ አስባለሁ

በሚገባ በተለይ በስራ ቦታዬ ላይ የእቃ ቁጥጥር አደርጋለሁ። ተማሪዎች የሚገለገሉበትን እኔ የምገለገልባቸውን እቃዎች አላግባብ እንዳይጠቀሙ፣ እንዳይሰበሩ በተሰጠኝ መማሪያ ክፍል ውስጥ ያለውትን እቃዎች በሙሉ ቁጥጥር አደርጋለሁ። ሀላፊነት አለብኝ የክፍል ሀላፊ ነኝ እዛው ክፍል ውስጥ ያሉ መስኮቶች በሮች ወንበሮች ብላክቦርዶች ሌሎችም እቃዎች በአግባቡም መያዛቸውን በጥንቃቄ ተማሪዎች የተማሩበት መሆኑን በንጽህና መጠቀማቸውን ቁጥጥር አደርጋለሁ። እንዲሁም ደግሞ አለመጉደላቸውንም ጭምር ብዛታቸውን እቆጣጠራለሁ። ቤቴም ውስጥ ቢሆን ይሄንኑ ነው የማደርገው አላግባብ ምንም አይነት እቃ እንዲባክን አልፈልግም። ቁጥጥር አደርጋለሁ። ከዛ ባሻገር በማህበረሰቡ ውስጥ ያለ ማህበረሰቡ የሚጠቀምበት ማንኛውም ነገር አላግባብ እንዲዘረፍ አላግባብ እንዲወሰድ አልፈቅድም ያየሁት መረጃ ካለ ለሚመለከተው አካል በመንገር ቁጥጥር አደርጋለሁ ማለት ነው። ቁጥጥር መደበኛ ወይም ኢመደበኛ ሊሆን ይችላል። መደበኛ በሆነ መልኩ በስራም ቦታዬ በተቀጠርኩበት ቦታ ላይ ያለውን በሃላፊነት እጠብቃለሁ። ኢመደበኛ በሆነ መልኩ ደግሞ ለሚመለከተው አካል በማሳወቅ በአካባቢው ያሉ እቃዎች እንዳይጠፉ፣ እንዳይወሰዱ አላግባብ ጥቅም ላይ እንዳይውሉ ቁጥር አደርጋለሁ።